ቀሚስ ማለት እንግዲህ ሴቶች የሚለብሱት የዘወትርም ልብስ ሊሆን ይችላል የባህል ልብስ የተለያየ አሰራር አለው። ለምን ሲባል? የባህል ልብስ አሁን ብንሄድ ከጥጥ የሚሰራ ራሱን የቻለ ከለሩ ነጭ የሆነ ልብስ ነው በጣም ድርጁ ሲያዩት የሚያምር በጣም በቃ አሰራሩ ራሱን ነው የቻለ ጥበብ በሽመና ወይም በሸማኔዎች የሚሰራ ራሱን የቻለ ቅርጽ ያለው ራሱን የቻለ መጠን ያለው በሴቶች ላይ ሀይለኛ ውበት የሚያመጣ ነው። ቀሚስ ሲባል። ሌላው ደግሞ ከባህላዊው ስንወጣ ይሄ በዘውተር የሚለበስ ራሱን የቻለ ልብስ ቀሚስ አለ። ብዙ አይነት አሰፋፍ አለው ስምንት ቅድ አርባ ቅድ ምናምን እየተባለ የሚሰፋም አለ። ይሄ ያው በቀደም ቀደም ላይ ነው ይጠቀሙት የነበር። አሁን ግን በጣም ሰፋ ያለ ሰውነታቸውን እንዲህ ተለቅ የሚያደርግ አሰራሩ ዘረፍረፍ ያለ በጣም የሚያምር ቀሚስ አለ። በአሁኑ ጊዜ በጣም ነው የሚያምር። እንደውም እንደ ሀገራችን ስንመጣ አብዛኛውን ጊዜ ኤርትራዎች ነው የሚለብሱት እና ትግሬዎች። ያምራል ይኸው ውድም ነው እርግጥ አራት ሺህም አምስት ሺህም ብር ነው። ግን በቃ ሲለበስ በጣም ነው የሚያምረው ይሄ ቀሚስ። ዞሮ ዞሮ ቀሚስ ሲባል ሴትና ወንድ የሚለይበት የሴቶች ብቻ የተፈቀደ ሴቶች እንዲለብሱት የተፈቀደ በእምነትም በሀገራችን ባህልም ሴቶች ብቻ እንዲለብሱት የተፈቀደ ልብስ ነው። ይሄ ቀሚስ ማለት

ሸምስ ማለት እንግዲ የወንድ ልብስ ነው ወንዶች የሚለብሱት ቀለል ያለ ሸሚዝ ሊሆን ይችላል ወይም። ድርቱ ከበድ ያለ ልብስ ሊሆን ይችላል ግን የወንዶች በወንዶች የሚለበሱት በባህል በአዘቦት ሊሆን ይችላል በቃ እንደዚህ ውርጭ ሲሆን ምናምን ሊለብሱት የሚችሉት ነው ሸሚስ። ብዙ አይነት አሰራር አለሁ። በጣም ከበድ ያለ ቀለል ያለም አሰራር አለሁ የባህልም የሚሆን አለ የዘወትርም የሚሆን ልብስ አለ። ሸሚዝ አለ። ብዙ አይነት ነው ሸሚዞች አሰራራቸው እንደ የሁኔታው ይለያያል። በዚፕም ሊሆን ይችላል ወይም ያለ ዚፕ የሚሰሩ አሉ። በቁልፉ ብቻ ተቆልፈው ለምሳሌ ቁልፉ አምስትም ሊሆን ይችላል ስድስትም ቁልፍ ተደርጎባቸው በቁልፉ ተቆልፉ ሚሰሩ ሸሚዞች አሉ። አብዛኛውን ግን ዚፕ ዚፕ በማድረግ የሚሰሩ ናቸው።

ልብ ማለት እንግዲህ የሰው ላይ የሰዎች አካል ላይ የሚገኝ ወይም በሰው ሰውነት ላይ የሚገኝ ነው ልብ ስንል ሰው ያለ ልብ መኖሬው አይችልም። ዋነኛው የሰውነት አካል ልብ ነው። ልብ ከሌለው የሰው ልጅ እሚያደርገው እሚሰራውን እሚመገበውን ወይም የሚያስበውንም ነገር ማወቅ አይችልም። እንደውም ይላሉ እናት አባቶች። ልብ ግዛ ወይም አደብ ግዛ ይላሉ ልብ ግዛ ማለት ያው አስታውስ። ቀልብህን መልስ የምታስበውን ነገር ብዙ የምትጨነቀውን ነገር ተው እና ልብ ግዛ ይላሉ። እና ዋነኛው ለሰው ልጅ ልብ ማለት ነው። ለምሳሌ ምን ያማረ መኪና ቢኖር። ውስጡ ውጪው ምርጥ ቢሆን ቆሞ ያማረ መስታወቱ ያማረ ቢሆን ሞተር ከሌለው መሄድ አይችልም። ዋነኛው ሞተር እስከሆነ ድረስ። ሞተር ግን ካለ ከውጭ ያለው ቢቆሽሽ መስታወት ባይኖረው ለይ ፎቶ መጋሬ ባይኖረው ያ መኪና ሞተር ካለው መሄድ ይችላል። ሰውም እንደዛ ነው እግር ቢኖረው እጅ ቢኖረው የተለያየ ራስ ጠጉር ጥፍርም ሁሉ ነገር ቢኖረው ልብ ከሌለው ምንም ማረግ አይችልም። እና ልብ ስንል በሰው ውስጥ በሰው አካል ውስጥ የሚገኝ ለሰው ልጅ አስፈላጊ ለሰው ልጅ ለመኖር ለመተንፈስ ለመራመድ ለማሰብ ሁሉን ነገር ለማድረግ የ የሚረዳ ነው። ልብ ስንል በጣም ብዙ ጠቀሜታ አለው ልብ። ልቡ አስተዋይ የሆነ ልቤ ያለው ሰው አሁንም ሲኖር ወደፊትም ለመኖር መካል ህላር የተሻለ ህይወትን ለመኖር አደብ ገዝቶ የሚያስብበት የሚያሰላስልበት ሁኔታ ነው። ልብ ማለት